ከባድ ጥያቄ ነው በእውነት የምትወደው መክሰስ ምንድነው? ለሚለው ጥያቄ። ያው እንግዲህ የዩኒቨርሲቲ ተማሪ ነኝ። የምወደው ምግብ ከበላው ቆይቻለሁ በጣም እና በጣም ምወደው የሚባል ምግብ እዚህ አካባቢ የለም። ማወቅ ያለባችሁን ነገር ማለት ነው። እና የሚወደድ የሚባል መክሰስ የለም እራት እንጂ

ጥያቄ ነው የምጠይቀው እባካችሁ ሰንደል ምን? ላድርገን የምሰበው ስጀምር ሰንደል እንዴት ነው የሚሳበው? እንዴ ስንድል ይጨሳል እንጂ ይሳባል እንዴ? ስንድል ለመሳብ ሳይሆን ለማጨስ ነው እንደዚህ አይነት በተለያየ አይነት ሁኔታ ውስጥ ሌላ ሽታ ሲፈጠር ለማጨስ እንጂ ለማሽተት አይደለም

ወደ ስራ ምን ልብስ ትለብሳለህ? የሚለው ጥያቄ ወደ ስራ ሲገባ የሚለበሱ ብዙ አይነት የተለያዩ ልብሶች አሉ። እና እንደ ስራው ባህሪ ይወስናል ማለት ነው። እና ስራው ነው ልብሳችንን የሚወስነው ማለት ነው። ይሄ ነው

የምሳ እረፍቱ ምን ያህል ጊዜ ነው? የምሳ እረፍት ትንሽ ጊዜ ያው ብዙም የሚባል አይደለም። ሁለት ሺህ ነጥብ ነው የቀረኝ በርግጥ እና አስራ አንዷን ሰከንድ። አልቀደስንም ምሳ እረፍት ሰላሳ ደቂቃ እስከ አርባ ደቂቃ ባሉ ጊዜ ውስጥ ምሳ እረፍት አድርጌ አበቃለሁ ማለት ነው

በመስኮት ጎን መቀመጥ ትወዳለህ? መስኮት ጎን ምን አለኝና ነው መስኮት ጎን የምቀመጠው እኔ። መስኮት ጎን አልቀመጥም። ሲጀመር ቤቴ መስኮት የለውም በር ብቻ ነው ያለው እና በር አጠገብ እቀመጣለሁ። ስቀመጥ ግን ለትንሽ ጊዜ ነው ብዙም አልቆየም ማለት ነው ለትንሽ ጊዜ በር አካባቢ እቀመጣለሁ። ይሄ ነው

ጾም ጾም አልጾምም ኑሮዬ በራሱ ኢትዮጵያ ላይ ጾም ነውና ጾም አልጾምም እና የጾም ለጾም ብዬ ከፍዬ የማስቀምጠው ጊዜ የለኝም በርግጥ አሁን ግን ይኖረኛል እቅድ አለኝ ወደፊት እጾማለሁ ወደፊት ማለት ነው።

በዚህ ቅዳሜና እሁድ ምን ታደርጋለህ? ቅዳሜ ልብስ የሚታጠብ ምናምን ካለ አጥባለሁ። ከሰአት ላይብረሪ እገባለሁ። እሁድ ደግሞ ጠዋት ቤተክርስቲያን እሄዳለሁ። ከሰአት ደግሞ ላይብረሪ እሄዳለሁ ማለት ነው። እና እንደነገርኩት ተማሪ ነኝ። አዎ ትምህርትም ላይ ስላለሁት ብዙ ጊዜዬን ማሳለፈው ንባብ ላይ ነው

መዋቢያ ትጠቀማለህ? መዋቢያ ብዙም አልጠቀምም ግን የፀጉር ቅባቶችን ሻምፖዎችን አዘወትራለሁ እና በጣም የሚባል አይደለም በርግጥ ግን አልፎ አልፎ እጠቀማለሁ። ከሌላው አንፃር ብዙም የሚባል አይደለም እና ምን ያህል እንደሚቀረኝ አላውቅም ከዚህ በኋላ ለመጨረስ።

ስማርት ስማርት ፎን አዎ እጠቀማለሁ። እና በዚህ ሰዓት ስማርት ፎን የማይጠቀም ሰው አለ ብዬ አላስብም። እና ሁላችንም የዚህ ጊዜ ሰዎች የስማርት ፎን ተጠቃሚዎች ነን። እና ስማርት ፎን በጣም እጠቀማለሁ ስማርት ፎን እጄ ላይ አለ። የስማርት ፎን ተጠቃሚ ነኝ በግሌ ማለት ነው። እና እጠቀማለሁ አዎ

አዎ ፎቶ ማንሳት በጣም እወዳለሁ እና ተፈጥሮን ማድነቅም ነው ብዬ ስለማስብ አሁን ፀሀይ ስትጠልቅ ፀሀይ ስትወጣ አዋፋትን ዛፎችን ምናምን ብዙ የተለያዩ ነገሮችን ፎቶ ማንሳት በጣም እወዳለሁ። እራሴንም ፎቶ አነሳለሁ ማለት ነው ፎቶ ማንሳት በግሌ በጣም እወዳለሁ ይሄ ነው።

እኔ ውሃ አመጣ ዘንድ አስማተኛ አደለውትም አስማት የለኝም። ውሃ ትቀዳለህ ከሆነ? አዎ ያው ያው ጊዜውም የዘመነ ጊዜ ነው። እንደ ድሮ ወንዝ መውረድ ምናምን የለም። ያው እዚህ ሁሉም ነገር ቅርብ ስለሆነ አመጣለሁ። እችላለሁ ይመጣል ውሃ አመጣለሁ። ይሄ ነው።

በአካባቢው ድልድይ አለ እንዴ? በአካባቢው ያው ድልድይ አለ። እና በዚህ ጊዜ በጣም የተሰፋፉ ካሉ የመሰረተ ልማቶች ውስጥ አንዱ ነው ድልድይና መብራት ውሃ ኤሌክትሪክ ምናምን ጋር ተያይዞ። ድልድይ በጣም አንድ አስፓልት ማለት ነው። እና በጣም አስፈላጊ የሆነ የመሰረተ ልማት እንትን ነው

የእቃ ቁጥጥር ታደርጋለህ እንዴ? ምን እቃ አልኝና ምን እቃ እቆጣጠራለሁ። የእቃ ቁጥጥር አላደርግም ምክንያቱም ምንም እቃ የለኝም እና ላለኝ ጥቂት እቃዎች ግን የአቅሜን ያህል ቁጥጥር አደርጋለሁ ቁጥጥሬንም የፈለጉ እቃዎች ስላሉ ማለት ነው። እና እነዛን የአቅሜን ያህል ቁጥጥር አደርጋለሁ

የሞባይል ዳታ ትጠቀማለህ አዎ የሞባይል ዳታ በጣም እጠቀማለሁ ዋይፋይ አክሰስ በቅርቡ ስለሌለኝ ማለት ነው። እና ሞባይል ላይ የኢንተርኔት ጥቅሎችን እየገዛሁ ነው የምጠቀመው እና በዛ መልኩ ነው። ይሄንን ስራ ራሱ እየሰራሁት ያለሁት ማለት ነው። የሞባይል ዳታ ተጠቃሚ ነኝ አዎ።

ባህላዊ ልብስ ትለብሳለህ እንዴ? ባህላዊ ልብስ አዎ እለብሳለሁ። ባህላዊ ልብስ የምለብስበት ምክንያት ለሀገር ያለኝን ፍቅር ና አክብሮት የሚያስረዳ ነው ብዬ ስለማስብ ማለት ነው። እና ባህላዊ ልብስ በሚገባ እለብሳለሁ። አዎ የባህላዊ ልብስ ተጠቃሚ ነኝ። ባህላዊ ልብስ- በሚገባ እለብሳለሁ። በትክክል አዎ ይለበሳል።

በስራ ላይ ችግሮችን ትፈታለህ ለሚለው? አዎ ያው ግዴታም ስለሆነ ችግሮችን እየፈታዋቸው ነው የማልፈው። እና በስራዬ ላይ በሚገጥሙኝ ችግሮች ተስፋ ከመቁረጥ ይልቅ ችግሮቼን በተረጋጋ እና በሰከነ መልኩ እፈታቸዋለሁ እና አልሸሻቸውም። እሞግታቸዋለሁ ማለት ነው ችግሮችን አልሸሳቸውም እፈታቸዋለሁ

ሾርባ ሾርባ በጣም እወዳለሁ። እና ያው እንግዲህ ሾርባ ከተለያዩ ነገሮች ይሰራል ሁላችንም እንደምናውቀው ማለት ነው። እና በጣም የተለያዩ ንጥር ነገሮችን ይዘዋል ተብሎ ከመታሰቡ መጠጦች ውስጥ ቅድሚያ ተጠቃሽ ነው ሾርባ። እና በጣም የተለያዩ ጠቃሚ ጠቃሚ ነገሮች አሉ ስለዚህ መጠጣት እወዳለሁ። ማለት ነው

ሩዝ በጣም እወዳለሁ እና ከዚህ በፊት በነበሩ የድምጽ ቅጂዎች መካከል ለመናገር ሞክሬያለሁ። እና ሩዝ ለኔ በጣም ተወዳጅ ከሆነ ምግቦች መካከል የሚጠቀስ ነው እና ሩዝ በጣም እወዳለሁ። እና በሳምንት ውስጥም ከሶስት እስከ አራት ጊዜ አገኛለሁ ማለት ነው። ሩዝ በጣም እወዳለሁ። ለዚህ ነው

ሙዚየም መሄድ በጣም እወዳለሁ በጣም እወዳለሁ ምክንያቱም በጣም የተለያዩ ታሪካዊ ባህላዊ የሆኑ ትሩፋቶችን የማየት አጋጣሚውን ስለማገኝ ሙዚየም በጣም መሄድ በጣም እወዳለሁ። እና ከዚህ በፊት በጣም ብዙ ጊዜ የመሄድ አጋጣሚው ባይኖረኝም ወደፊት ግን እሄዳለሁ ማለት ነው